እኔ እህል መፍጨት አልችልም። እህል መፍጨት ከባድ ስራ ነው ምክንያቱም የሴቶች ስራ ነው የሚመስለኝ ብዙ ጊዜ። እኔ ደግሞ ያው ወንድ ነኝ። በዛ የተነሳ እኔ እህል መፍጨት አልችልም። ምክንያቱም ብዙ ጊዜ እህል የሚፈጨው ያው በማሽን ስለሆነ። ወይ ደግሞ የድሮ እናቶቻችን ደግሞ በእጅ የሚፈጩት አለ። እሱ ድንጋይ እና ድንጋይ አንድ ላይ አዋቅረው ማለት ነው። ያ እህል መፍጨት ይባላል። አሁን ደግሞ በማሽን ነው ብዙ ጊዜ እህል የሚፈጨው ማለት ነው። በዛም የተነሳ እኔ በአሁኑ ሰዓት አንድ